የምትወደው እንስሳ ምንድነው? የምወደው እንስሳ ውሻ ነው። ውሻ በጣም እወዳለሁ ደስ ከሚሉኝ የቤት እንስሳቶች ውስጥ አንዱ ነው። እና ምን አይነት ሰዎች ናቸው ውሻን በብዛት የሚወዱት ሲባል። ውሻን የሚወዱት አብዛኛው ሰዎች ጥሩ የሆነ አመለካከት ያላቸው። ከሰው ጋር የሚግባቡ የሰውን አስተያየት መስማት የሚወዱ ሰዎች አብዛኛውን ጊዜ ውሻን ይወዳሉ። እናም ውሾች ደግሞ በጣም ደስ የሚል ባህሪዮችን አላቸው። ፍቅራቸው ሁሌም በቃ የተወሰነ አይደለም ሁሌም ፍቅር ይሰጡናል። ስንሄድ ወደ ቤታችን ስንመጣ ካበላናቸው ና ካጠጣናቸው በቃ አይረሱም ውሾች ከፍተኛ የሆነ የማያቆም የማያቋርጥ ፍቅርን ስለሚሰጡን ውሾችን በጣም እወዳቸዋለሁ። በዛ ላይ ደግሞ ምንም የማይነወጥ ታማኝነት አላቸው። ውሾች በጣም ታማኝ ናቸው። ለባለቤቶቻቸው ለሚያሳድጋቸው ሰው በቃ ይጠብቁታል ይንከባከቡታል የሆነ አደጋ ክፉ ነገር እንኳን እንዲደርስበት ስለማይፈልጉ። ውሻ በጣም ደስ ይለኛል። በዛ ላይ ደግሞ በስሜት ራሱ ይግባባሉ ከሰዎች ጋር በጣም ደስ የሚል ነገር አላቸው ጭንቀታችንን ይቀንሱልናል። በጣም ታማኝ ናቸው ስንጨነቅ ያጫውቱናል ያሯሩጡናል ይላፉናል። በዚህ በዚህ ምክንያት በቃ ጭንቀታችንን እንረሳና ደስተኛ እንሆናለን ማለት ነው። ውሻ ካለን አሁን ላይ እኔ ውሻ የለኝም በርግጥ ተከራይቼ ስለምኖር። የተከራየሁበት ቤት ደግሞ ለውሻ ለማሳደግ አመቺ አይደለምና ውሻ የለኝም። ነገር ግን እናት አባቴ ቤት ውሻ ሁሌም እናሳድጋለን። ከልጅነት እስካሁን እስከ እውቀት እስከማድግበት ጊዜ ድረስ አሉ ውሾች ሁለት ሶስት ውሾችን። እናሳድጋለን እና ለውሻ እጅግ በጣም የተለየ ፍቅር ነው ያለኝ። በዛ ላይ ደግሞ ውሾች በቃ ትክክለኛ ናቸው ሁሌም ይረዱናል። ለአእምሮ ጤናችን መበረታታት ደስተኛ ለመሆን ያግዙናል። የሆነ የሚሰማን ስሜት እንዳለ ያደርጉናል። በዛ ላይ ደግሞ ካበላናቸው ካጠጣናቸው ከተንከባከብናቸው ሁሌም ለኛ የማይናወጥ ታማኝነትን ማለት ነው። እናም ፍቅራቸው የውሾች እጅግ በጣም የተለየ ነው። ጓደኝነትን ይፈጥራሉ። ሁሌም ደግሞ ሰላምታ ካስለመድናቸው በደስታ መጥተው ሰላም ይሉናል ያቅፉናል ያሻሹናል። ምንም ነገር ከእኛ ምላሽ ሳይጠብቁ ራሱ በቃ በጣም ደስ በሚል ሁኔታ ፍቅርን ይሰጡናል። በዛ ላይ ደግሞ አእምሮአችን ሰላም እንዲሰማው ያደርጋሉ። ጤነኛ የሆነ አካላዊ ቁመና እንዲኖረን ያደርጋሉ። ከእነሱ ጋር ከውሾች ጋር በተጫወትን እነሱን በነካካን በደባበስናቸው ቁጥር ምንድነው አእምሮአችን ከጭንቀት ነፃ እየሆነ የመጣ ይመጣል? የደም ዝውውራችን ይቀንሳል። በዛ ላይ ደግሞ የደስታ ስሜታችንን እጅግ በጣም ይጨምሩልናል ማለት ነው። ውሾች ከእንደገናም ለምን? ያበረታቱናል ሁሌም የተስተካከለ የሆነ አቋም እንዲኖረን እንድንቀሳቀስ ከእነሱ ጋር እንድንድራመድ ያደርጉናል። ቤት ውስጥም ሆነ በውጪ ከእነሱ ጋር እንድንጫወት ስለሚያደርጉን ውጫዊ አካላችን የተስተካከለ ቁመና እንዲኖረን ያደርገናል። በዛ ላይ ደግሞ ከሌሎች ማህበረሰቦች ጋር ያለንን ግንኙነት ያዳብሩልናል። ውሾች በብዛት በቃ የሚያሳዩት ባህሪ አለ። ሁሌም ባለቤቶቻቸውን መርዳት ማጫወት በዛ ላይ ደግሞ ያስከብሩናል አሁን ሰፈር ውስጥ እኔ ባለውበት አካባቢ አሁን እናትና አባቴ ቤት ስላለ ማንም ሰው ደፍሮ ገብቶ እቃ ሊሰርቅ አይችልም። ቤታችንን ከምን ይጠብቁልናል ከስርቆት ከወንጀል ከአደጋ ይጠብቁልናል ማለት ነው። እናም አይደለም ሌባ ሌላ የሚግባባን ሰው ጎረቤት ራሱ እንዲህ እቤት ገብቶ ቀጥታ እኛን ሊያገኘን አይችልም። ምክንያቱም ውሾቻችን የማያውቁት ሰው ከሆነ በጣም ሀይለኛ ናቸው። እኛን የነካ ሰው አይለቁም በጭራሽ አይለቁም። በጣም ይጮሃሉ ይጮሃሉ። ቢታሰሩም ታስረው ቢውሉም ግን ድምፃቸው እጅግ ከፍተኛ ስለሆነ። በእኛ ላይ የሚደርሰውን አደጋ ቀድመን እንድንከላከል ያደርገናል ማለት ነው። ውሻ እናም ደግሞ የሚያማምር ውበት ያላቸው ውሻዎች አሉ እነሱንም ስናይ እጅግ በጣም ደስ ይሉኛል። በቃ ውበት ያላቸው አንዳድ እንደ ልጅ ያሉ ይመስሉ አሉ። አንዳንዶቹ ደግሞ በቃ ትንንሽዬ ቡቺሎች እንደ አሻንጉሊት የሚመስሉ አሉ እነዚህ እነዚህ ደሳስ የሚሉኝ ውሾች ናቸው

በሰአት የምትደርስ ሰው ነህ? ብዙን ጊዜ በሰአቴ የምደርስ ሰው አይደለሁም። አረፍዳለሁ በጣም ማርፈድ ችግር አለብኝ። ለማስተካከል ብዙ ሞከርኩኝ ግን በህይወቴ እስካሁን ካቃቱኝ ነገሮች ውስጥ አንዱ በሰአት መድረስ ነው። በርግጥ ያው እንደምንሰራው ስራ ይወሰናል በሰአት ለመድረስ እና ላለመድረስ እኔ የምሰራበት ቦታ። አብዛኛውን ጊዜ ስራዬ ተደውሎ ነው የሚነገረኝ ወይም ደግሞ ስራ ካለ ቀደም ተብሎ ወይ ማታ ላይ ይነገረኛል ከዛ ነው ጠዋት ሄጄ የምሰራው። እንደዛም በመሆኑ ምክንያት ይመስለኛል ብዙ ተጽዕኖ ያሳደረብኝ በሰአት ላለመድረስ እናም አብዛኛው ጊዜ አርፍጄ ነው የምደርሰው በሰአቴ ደርሼ አላውቅም። ነገር ግን በሰአት ብደርስና ሁሌም በጧት ብነሳ እጅግ በጣም ደስ ከሚሉኝ ነገሮች ውስጥ አንዱ ነበረ። ምክንያቱም በሰአት መድረስ ሁልጊዜም የራሱ የሆኑ ጥቅሞች አሉት። ማለት ሰዎች እኛን ብቃታችንን የምናሳይበት ታማኝነታችንን ምን ያህል ውጤታማ መሆናችንን የምናሳየው በሰአት ስንደርስ ነውና። በሰአት መድረስ ብዙ ጥቅም አለው። በዛ ላይ የሆነን ነገር ለምሳሌ አንድ ነገር አድርጉ ተብለን ያን ነገር በሰአታችን አድርገን የምንጨርስ ከሆነ ምንድነው ሰዎች ለኛ ያላቸው ስሜት ከፍ ይላል የሚሰጡን ቦታና ከበሬታ ከፍ ይላል ማለት ነው። ከእንደገና ለትልልቅ ነገሮች እንታጫለን በስራ ቦታ ለምሳሌ እድገት ቢመጣ ይሰጠናል በሰአታችን ሁሌም የምንገኝ ከሆነ። ባህሪያችን ይታያል ምን ያህል ታማኝ መሆናችንን ያስመሰክርልናል ማለት ነው። በሰአት መድረሳችን እንደገና ደግሞ ምንድነው? አስተማማኝ ሰው እንሆናለን ወይም ደግሞ እንባላለን ማለት ነው። እናም በቂ ታማኝና ሁል ጊዜም በሰአቱ የሚገኝ ሰው ሁሌም ቅድሚያ ስለሚሰጠው ምንድነው ያ ሰው ሁሌም በዛ ድርጅት ውስጥ ታማኝ ይሆናል ማለት ነው። በሰአቱ ደግሞ ሁሌ የምንገኝ ከሆነ የሚመጡ እድሎች አያመልጡንም አሁን የተለያዩ እድሎች ወደ እኛ ሲመጡ እኛ ግን በሰአታችን ካልደረስንና እዛ ቦታ ላይ ካልተገኘን ያእድል አምልጦናል ማለት ነው። በዛ ላይ ደግሞ የምናገኛቸው እንትኖች አሉ እቅዶቻችን ላይ መድረስ ያን እቅዳችን ላይ ለመድረስ ሁሌም በሰአት የመገኘት ግዴታ አለብን ማለት ነው። በሰአት መገኘት ብዙ ጥቅሞች አሉት። ከሌሎች ጋር ራሳችንንም ስናወዳድር በሰአታችን ሁሌ የምንደርስ ከሆነ የተሻለ ሰው ሆነን እንገኛለን ማለት ነው። በሁሉም ቦታ በሰአት መድረስ የራሱ የሆነ ጥቅም አለው። ለምሳሌ በስፖርት ቦታም ቢሆን በፈተና ሰዓትም ቢሆን ስራ ለመቀጠር ለመወዳደርም ቢሆን ሁሌም በሰአቱ የተገኘ ሰው ነው እና ቅድሚያ የሚሰጠው በሰአት መድረሳችን በሕይወታችን ላይ ትልቅ ለውጥ ያመጣል ማለት ነው። እናም በሰአት እንድረስ ያው እኔ ብዙን ጊዜ ይሄ ችግር አለብኝ በጣም ያስቸግረኛል በሰአት መድረስ። ግን ያው ለማሻሻል እየሞከርኩ ነው። አንዳንዴ በጣም በራሴ እናደድና ነገሮችን ለማስተካከል እጅግ በጣም አቅዳለሁ ብዙ እቅዶችን አቅድና እተገብራለሁ ከዛም እንደ አዲስ ደግሞ አንዳንድ ጊዜ ተመልሶ ያ ዕቅዴ ይፈርስብኝና ማርፈድ እጀምራለሁ ማለት ነው። እናም በሰአት ሁሌም ነገሮችን በሰአት መከፋፈል በራሱ የራሱ የሆነ ጥቅም አለው። ነገሮቻችን በከፋፈልናቸው ቁጥር እቅዳችን ላይ አላማችን ላይ ለመድረስ ይረዱናል ማለት ነው። ለምሳሌ በዚህ ጊዜ ይሄን አደርጋለሁ። በዚህኛው አመት ይሄን ስራ እሰራለሁ። በዛኛው አመት ደግሞ እንደዚህ እገዛለሁ መኪና እገዛለሁ። ቤት እገዛለሁ ብለን የምናቅድ ከሆነ ያንን እቅዳችንን ለማሳካት ግዴታ ሰዓት ማክበር እና አክባሪ መሆን አለብን። ሰአታችንን ካላከበረን እና ስራችንን በአግባቡ ካልሰራን እነዛ ያቀድናቸው እቅዶች ላይ ለመድረስ ያዳግተናል ማለት ነው። እናም ሰአቴን ለማክበርና ራሴን ለማሻሻል በህይወቴ ብዙ ጥረት እያደረኩ ነው ትግል ላይ ነኝ። እቅዴም ይሄ ነው። በሰአቴ መገኘት በሰአት ስራዬን መስራት። ያው እገኛለሁ በብዛት ግን አንዳንዴ ሰው ነኝና ደካማ ነኝ የማፈርሳቸው ነገሮች አሉ ማለት ነው። ይህንን ግን ላለማድረግ በጣም እየጣርኩ እገኛለሁ ነገሮቼን ከፋፍዬ በሰአት ስራዎቼን ለመስራት ማለት ነው

ምን አዲስ ነገር መማር ትፈልጋለህ? ብዙ አዲስ ነገሮችን መማር እፈልጋለሁ ከእነዚህም ውስጥ መጀመሪያ በዋነኝነት መማር የምፈልገው የትምህርት ደረጃዬን ያለሁበትን ማሳደግ ነው። እንደምታወቀው ሁለት ዲግሪዎች አሉኝ። አንዱ በ ምህንድስና ሲሆን አንዱ ደግሞ በአካውንታንትነት ነው። እና አንዱን በማስተርስ በመማር ባሳድገው በጣም ደስ ይለኛል። ምክንያቱም አሁን የምሰራው ተቀጥሬ ነው ወደፊት ግን የራሴ የሆነ ቢዝነስን መጀመር ስለምፈልግ። ቢዝነስ አድሚኒስትሬሽን ማስተርስ ብማር አዲስ ነገር እጅግ በጣም ደስ ይለኛል። እንዲሁም ደግሞ የተማርኩበት ሌላ ፊልድ አለ። ምህንድስና በእሱም የህክምና እቃዎችን መስራትና መጠገን ነው። ስለዚህ ባሳድገው በማስተርስ ባደረገው በጣም ደስ ይለኛል። አሁን ላይ ዲግሪ ነው ያለኝ። ነገር ግን ማስተርሴን ተምሬ የተለያዩ የፈጠራ ስራዎችን በህክምናው ዘርፍ ብሰራና በፈጥር እጅግ በጣም ደስ ይለኛል። አዳዲስ የሆኑ የህክምና እቃዎችን ብፈጥር የተሻለ ነገር የሚሰሩ ለማህበረሰቡ የሚቀርፉና የተሻለ ቴክኖሎጂ ያላቸው ጥሩ የሆኑ የሀከምና መሳሪያ እቃዎችን እድሉን ተጠቅሜ ባገኝና ብሰራ እጅግ በጣም ደስ ይለኛል። ነገር ግን ያው በአንዴ ለመማር ሁሉንም ይከብዳልና ብርም ደግሞ ማጠራቀምም ያስፈልጋልና ያን ያንን በማሰብ ነው እስካሁንም የዘገየሁት። ሌላ ደግሞ አዲስ ነገር መማር የምፈልገው ምንድነው? እንደዚህ የተለያዩ ዌብሳይቶችን ክሬት ማድረግ ዴቨሎፕ ማድረግ ዌብሳይት ስራዎችን ብሰራና ባሳድግ ራሴን ዌብሳይት ብፈጥር ለሰዎች እየሰራሁ ብሸጥ በጣም ደስ ይለኛል። ግራፊክስ ዲዛይን የሚባል አለ እሱንም ብማር በጣም ደስ ይለኛል። እነዚህን እውቀቶች እላይ ላይ ብጨምር ሌላ ደግሞ ሴት ነኝና ያው የሴቶች የተለያዩ የውበት ነገሮችን ብማር ደስ ይለኛል። እንደ ሜካፕ ሴቶች ጥፍር ብማር በጣም ደስ ይለኛል። ያው ሰዎችን ለመስራት ሳይሆን ራሴ ላይ ራሴንም ለመስራት ያስደስተኛል። የሴቶች መዋቢያ ነገር ብማር ማለት ነው። በርግጥ እሱ ያዋጋው ያን ያህል ብዙ አይደለም አይከብድም በተወሰነ ጊዜ ተምሮ መጨረስ የሚቻል ነገር ግን ያው ብር ያስፈልጋል እቅድ ያስፈልጋል። አቅጄ ነገሮቼን ብሬን ቆጥቤ መድቤ ወደፊት ከመማራቸው ነገሮች ውስጥ አንዱ ነው ብዬ አቅጃለሁ። እንዲሁም ደግሞ የራሴ የሆነ ትንሽዬ የቡና ካፌ ቢኖረኝ በጣም ደስ ይለኛል። ያው እንደሚታወቀው ቡና እወዳለሁ። እና ለየት ያለ የቡና ቤት ብከፍትና ለማህበረሰቡ ጥሩ ጣዕም ያለውን ቡና ብሸጥ በጣም የተለየ አድርጌ ቤቱን አስውቤ የተለየ ጣዕም አድርጌ ከሌሎች ለየት ያለና ዋጋው ደግሞ ተመጣጣኝ የሆነ ቡና ቤት ብከፍትና ራሴን ባሳድግ እጅግ በጣም ደስ ከሚሉኝ አዲስ ነገሮች ውስጥ አንዱ ነው ማለት ነው። እናም እነዚህ እነዚህን አዳዲስ ነገሮች መማር እፈልጋለሁ። ሌላው ደግሞ የምግብ ሙያም ብማር አዲስ ነገር ነው። ለኔ ያው እችላለሁ ሙያ አለኝ ግን ባለኝ ነገር ላይ ደግሞ በትምህርታዊ መንገድ ትምህርት ቤት ገብቼ ሰልጥኜ የራሴ የሆነ እውቀት ቢኖረኝ አየይዤም ስለ ቡናም አለ የቡና ራሱን የሚሰጥ ኮርስ አለ ራሱን የቻለ ትምህርት አለ። ስለእሱም ስለ ቡና አፈላል ስለ ባሬስታ አቀዳድ ስለ ቡና አቆላል እነዚህን ነገሮች በማር በጣም ደስ ይለኛል። ህይወቴ ላይ ለውጥ ያመጡልኛል ብዬ የማስባቸው ነገሮች ናቸው። እነዚህ ነገሮች ማለት ነው እኔ በእቅዴ ውስጥ በጣም ብዙ ነገር አለ። ብዙ ነገር መማር ደስ ከሚለኝና ከሚያስደስቱኝ ነገሮች ውስጥ አንዱ ነው። አዳዲስ ነገሮችን መማር እጅግ በጣም እወዳለሁ። እናም ያንን ነገር መስራትና ህይወቴን መለወጥ ከምንም በላይ ያስደስተኛል ማለት ነው። እናም እነዚህ አሁን የጠቀስኳቸውን አዲስ ነገሮች አንደኛ ማስተርስ የመማር ነው። ሁለተኛ የተለያዩ ዌብሳይቶችን መፍጠር ነው። ሶስተኛው ግራፊክስ ዲዛይን አራተኛ የሴቶች የውበት ሙያ ሜካፕ እና ጥፍር ብማር አምስተኛ

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገር ማስተካከል እችላለሁ። ምክንያቱም እኔ ባዮ ሜዲካል ኢንጂነር ነኝ። የህክምና እቃዎችን ማስተካከል የተበላሹትን መጠገን ነው አምስት አመት የተማርኩት ዲግሪዬ ማለት ነው። እናም የተለያየ የተበላሹ የህክምና እቃዎችን እጠግናለሁ። የተበላሹ የህክምና እቃዎችን ለመጠገን የሚያስፈልጉ አንዳንድ ነገሮች አሉ። በመጀመሪያ ደረጃ ምክንያቱም ሁል ጊዜ በተከታታይ ሆነህ አንዴ ህክምና እቃ ጽዳት ሊያስፈልገው ይችላል እንዳይበላሽ። ያን ነገር ሁሌም በተከታታይ ማጽዳት አለብን ማለት ነው። ብልሽት እንዳይገጥመው። ሌላኛው ደግሞ የተሰራበትን አሰራሩንም ማየትና ማጥናት ይኖርብናል። ይህ የህክምና እቃ ከምንድነው የተሰራው? ከእንደገና ደግሞ ይሄ ስንጠግነው ምን አለ ቀድሞ እንዳይበላሽ ተደርጎ ሚስተካከል ስራ አለ። እሱም ፕሪቬንቲቭ ሜንቴናንስ ይባላል። ፕሪቬንቲቭ ሜንቴናንስ ከመበላሸቱ በፊት ነው። ያ እቃው ከመበላሸቱ በፊት የምናስተካክለው ማለት ነው። እንዳይጎዳ ማጽዳትም ሊሆን ይችላል መጠራረግ ሊሆን ይችላል። ቦታውን ማየት ዝገት እንዳይኖር ማድረግ። በተለያዩ በንፋስ በምናምን ማጽዳት የተደፈኑ ነገሮች ካሉ ማውጣት። ይሄ ሁሉ አሁን ፕሪቬንቲቭ ሜንቴንንስ ነው። ያንን ደግሞ እያደረግን እቃው ላይ ድንገት ችግር ወይም ብልሽት ቢገጥመው ደግሞ ኮሬክቲቭ ሜንቴናንስ ይባላል ማለት ነው። እሱም ምንድነው? ያቃ ችግር ከገጠመው በኋላ የምንሰራለት ነገር ማለት ነው። የተለያየ ክፍሉ ሊበላሽ ይችላል። ሞተሩ ወይም ደግሞ ፊውዙ ሊቃጠል ይችላል። ገመዱ ተበጥሶ ሊሆን ይችላል። እነዚህ እነዚህን ነገሮች ደግሞ አይተን የምንሰራቸው ናቸው ማለት ነው። እና በዋናነት የተበላሸ ነገርን ስንጠግን ያው እንዳልኳችሁ ቅድም ፕሪቬንቲቭ ሜንቴን አለ። እሱም በፕሮግራም ነው የሚሆነው። ምንድነው? ለማጽዳት ካሊብሬሽን ለመቁጠር ኢንስፔክሽን እነዚህ ሁሉ በየጊዜው የምናደርጋቸው ነገሮች ናቸው ማለት ነው። ምክንያቱም ያልታሰበ ድንገተኛ የሆነ የእቃው መውደም እንዳያጋጥመው። እነዚህን ነገሮች ማድረግ አለብን ማለት ነው። ከእንደገናም ደግሞ እየአንዳንዱን የህክምና እቃ አንዱ ሰው ተጠቅሞ ከጨረሰ በኋላ መልሰን በየመሃሉ ማጽዳት አለብን ማለት ነው። አንዳንድ ደግሞ የሚያጠፉ ነገሮች ላዩ ላይ ተደርጎበት ከሆነ እቃውን የሚያበላሸው ነገር እሱ እንዳያበላሸው አንዱ ሰው ከተጠቀመ በኋላ መልሰን የማጥዳት ግዴታ አለብን ማለት ነው። ሶስተኛው ደግሞ ስለ አመራረቱ ስለ አሰራሩ የትኛው ካምፓኒ ነው የሰራው? ምንን እንድንከተል አድርጎ ነው የሰራው የሚለውንም ነገር ማወቅ አለብን ማለት ነው። ስለዚህ ያንን በደንብ አንብበን እንዴት ነው? ዲስኢንፌክት እና ስተራላይዝ የምናደርገው የሚለውን አይተን መስራት አለብን። በሌላኛው መልኩ ደግሞ ማንም ሰው የህክምና እቃን ለመጠገን ምን ያስፈልገዋል? ስልጠና ቀድሞ ወይ ባዮሜዲካል ኢንጂነር መሆን አለበት ወይም ደግሞ ቀድሞ ስልጠናዎችን መውሰድ አለበት ማለት ነው። ሌሎቹን ነርሶችን ቢሆኑ ቀድሞ ስልጠና ወስደው ነው ማለት ነው የሚሰሩት ወይም የሚጠግኑት። እንደገና ደግሞ ስለ አቃ አጠባበቅ አቆጣጠር እነዚህን ሁሉ ማወቅ አለብን። የተበላሸ ነገር ለመጠገን ስናስብ ማለት ነው። እናም ከእንደገና አካባቢውንም ማሰብ አለብን አካባቢው በራሱ የሚያመጣው ጉዳት ወይም ችግር ሊኖር ይችላል። በህክምና እቃው ላይ ምክንያቱም አንድ እቃ ልክ ሲመረት ያ ያመረተው ካምፓኒው ማንፋክቸረሩ የሚያወጣው የተለያዩ የአካባቢ ጥበቃዎች አሉ። ለምሳሌ ያ እቃ ንጹህ በሆነና ደረቅ ቦታ ላይ ከእንደገና ደግሞ የሙቀት መጠኑ በትክክል የሆነ ቦታ ላይ ይቀመጥ ሊል ይችላል ወይም ደግሞ እርጥበት የሌለበት ቦታ ላይና አየር በደንብ የሚያገኝበት ቦታ ይቀመጥም ብሎ ሊያመርት ይችላል። ስለዚህ እነዚህን ህጎች ተጠቅመን እቃውን ከአቀማመጡ ጀምሮ አይተን አንብበን ተረድተን በስነ ስርዓት ቦታ ማስቀመጥ ማለት ነው። ከእንደገናም ደግሞ በየጊዜው ምን ማድረግ እቃዎቹን በጣም ብዙ ከሆኑ መቁጠር። ሳንደክም ሳንታክት ሁሌም ይሄ ነገር ስንት እንትን አለው? ስንት ጫፍ አለው ስንት ገመድ አለው? እያልን እየቆጠርን ከዛ በኋላ ችግር እንኳን ቢደርስበት ችግሩ ያለበትን ቦታ በቀላሉ ማወቅ እንችላለን ማለት ነው።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? አዎ ከስራ ባልደረቦቼ ጋር እጅግ በጣም ጥሩ የሆነ ግንኙነት አለኝ። ምክንያቱም የምሰራውን ስራ ጠንቅቄ ስለማውቅና ስራዬን በአግባቡ ስለምሰራ በምገናኝበት ጊዜ ጥሩ የሆነ የስራ ግንኙነትን ስለምፈጥር። ከስራ ባልደረቦቼ ጋር ጥሩ የሆነ አለኝ። አዎ ምክንያቱም የትኛውንም ስራ ብታዘዝ ስራዬን በብቃት እና በአግባቡ የመጨረስ ግዴታዬን ተጠቅሜ ያንን ስራ የተሰጠኝን በአግባቡ ጨርሼ የማስረከብ ስለሆንኩኝ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ። አብዛኛውን ጊዜ ግን ስራዬን ስሰራ ሀላፊነት መወጣት በጣም ደስ ይለኛል የተሰጠኝ ስራ ካላለቀ ወይ ደግሞ ያን የተሰጠኝን ስራ የተባልኩበት ደረጃ ላይ ሳላደርስ ወደ ኋላ መመለስ እጅግ በጣም ነው የምጠላው። እናም እንደውም ከሚገርመኝ ባህሪዎቼ ውስጥ አንዱ ምንድነው? የተሰጠኝን ነገር በሃላፊነት የመወጣት ነገር አለኝ የራሴ ፀባይ ማለት ነው። እና አንድን ስራ ጀምሬ ደግሞ ጥንቅቅ አድርጌ በደንብ በስነ ስርዓት እና በጥሩ ሁኔታ ካልሰራው ያን ስራ ማስረከብ ደስ አይለኝም። ሀላፊነቴን በደንብ ምወጣ ሰው ነኝ ማለት ነው። እናም በዚህ ምክንያት ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ። አብዛኛውን ጊዜ በርግጥ ብቻዬን ነው የማሳልፈው። ምገናኛው ከሁለት ወይ ከሶስት ሰዎች ጋር ነው የስራ ባልደረቦቼ የሆኑት እነሱ ናቸው። እና በመጡ ሰዓት ግን የሚሰጡኝን ስራ በአግባቡ አስተናግዳለሁ በአግባቡ ስራዬን እወጣለሁ። ምላክም ከሆነ የሆነ ቦታ ሄጄ እዛ ቦታ ማድረግ የሚጠበቅብኝን ነገር በስነ ስርዓት አድርጌ ራሴን ከተጠያቂነት ነፃ አድርጌ ስራውን ሰርቼ መመለስን እወዳለሁ ማለት ነው። እናም ብዙ ጊዜ በሚሰጡኝ ሀሳብ መሰረት እጅግ ደስተኛ ናቸው ማለት እኔ ሄጄ ወይም ተልኬ ያጎደልኩት ወይ ያበላሸሁት ስራ አለ ብዬ አላስብም። በዚህ ምክንያት ጥሩ የሆነ ግንኙነት አለን። ያው ሰው ነንና ሁልጊዜ ከሰዎች ጋር ስቀን ተጫውተን ብቻ አናሳልፍም። አንዳንድ ጊዜ ከሰዎች ጋር መጣላት ይኖራል። አለመግባባት ይኖራል። በስራም ቢሆን አንዳንድ አለመግባባቶች ይፈጠራሉ። ነገር ግን ያንን እንዴት አድርጌ ነው የምፈታው? ነገሮችን በእርጋታ በማሰብ ስራውን ለባልደረባዬ ቀስ ብዬ በጸባይ በትህትናና በጥሞና በማስረዳት በማሳየት ይህ ቢሆን እንደዚህ ነው ከዚህ በኋላ ይሄ ይመጣል ይሄን ያደረኩት ይሄን ስለተጠየኩ ነው የሚለውን ነገሮች በምክንያትና በቅደም ተከተል አስቀምጬ ለማስረዳት እሞክራለሁ ማለት ነው። እናም ብዙ ጊዜ በዚህ መንገድ አድርጌ ነው ከስራ ባደረቦቼ ጋር ጥሩ ግንኙነትን የፈጠርኩት ማለት ነው። ያው እኛ ሰዎች ሰው ስንባል ብዙ አይነት ባህሪ ያለው ሰው ይገጥመናል በስራ ቦታ። ሁሌም የእናት ወይም የአባት ልጆቻችን አይደሉም። አብረውን የሚሰሩትና ሁልጊዜ እነሱን ስናገኛቸው ሰዎች ላይ የተለያየ አይነት ባህሪና ፀባይ ስላለ። ያንን ባህሪያቸውን ደግሞ እንዴት አድርገን ነው መያዝ ያለብን። እንዴትስ አድርገን ነው? መፍታት ያለብን ብለን ማሰብ አለብን። ምክንያቱም ሰው ሁላ የራሱ የሆነ ከባድ ባህሪያቶች አሉት። ሰው ሁሌም ከእኛ ጋር ባህሪው ላይሄድና ላይመሳሰል ይችላል። የራሱ የሆኑ ጥሩ የሚባልም ሰው እንኳን ቢሆን ለሰዎች ፈታኝ የሆነ ባህሪ ይኖረዋል። እና ያንን በደንብ በእርጋታና በጽሞና አይተን ለማወቅ ሞክረን አለቃችንም ቢሆን ይሄ ሰውዬ ምን አይነት ባህሪና ፀባይ አለው። የሚለውን ነገር ከእሱ ጋር ተስማምተን ለመሄድ ለመስራት ለመቀጠል ብዙ ትግስቶችን አልፈን እና የሰዎችን ባህሪ አጥንተን ነገሮችን ማሳካት እንችላለን ማለት ነው። ተረጋግተን አለበለዚያ ግን የሰዎችን የእያንዳንዱን ባህሪ ባየን ቁጥር ሊፈትነን ይችላል ልንጠላ እንችላለን። ላንግባባ እንችላለን። እና እነዚህ ሁሉ ነገሮች ግን በትግስትና በእርጋታ የሰውየውን ባህሪ መርምረን አውቀን መሄዱ ለእኛ ለአካባቢያችን ጥሩ የሆነ ነገርን ይፈጥርልናል። እንዲሁም ስራ ቦታችን ላይ በየጊዜው እንዳንረበሽ ያደርገናል ማለት ነው። የዛን ሰው ባህሪ ካወቅን